አዎ የይለፍ ቃሌን እጠብቃለሁ በተለይ ከቤተሰብ ውጭ እኔ ማንም እንዲያውቅብኝ አልፈልግም። የይለፍ ቃሌን ጠብቄ ነው የማስቀምጥ እንዳይረሳኝ የሆነ ቦታ ላይ አስቀምጣለሁ። ወይም ደግሞ ቀለል ያለ ከሆነ በ ከሸመደድኩ በኋላ። በቅ ወይም በቃሌ ከያዝኩ በኋላ አስ እማስቀምጥበት ጊዜ ነው ያለ ማነው የተቀመጠውን እማጠፋበት ሁኔታ ነው ያለኝ ሌላ ሰው እንዳያገኘው። እና ከቤተሰብ ውስጥ ውስጥ ውጭ የኔን የይለፍ ቃል ማንም ሰው እንዲያውቀው አልፈልግም። በተለይ በአሁኑ ጊዜ የስልክ ስልካችን የይለፍ ቃል በጣም ጥንቃቄ ያስፈልገዋል። ምክንያቱም ብዙ ነገሮች በስልካችን ስለሆነ አሁን ላይ እየሰራን ያለ ሞባይል ባንኪንግ አለ ሌሎች ነገሮችም ብዙም ብዙ ነገሮች አብዛኞች ስራዎቻችን ከስልካችን ጋር ስለሆነ። የይለፍ ቃሌን የኔ ማንም እንዲያውቅ አልፈልግም። እኔ የማንም ሰው የይለፍ ቃሉን በጥንቃቄ ቢይዝ ለማንኛውም ከማንኛውም ነገር ራሱን መጠበቅ የሚችልበት መንገድ ነው ብዬ አስባለሁ። የይለፍ ቃል ማለት ያው ዋናው አላማውም የሚፈለጉ ነገሮችን ደብቆ ለራስ ብቻ ለመያዝ ስለሆነ። እዛ ላይ ማንኛውም ሰው ጥንቃቄ ቢያደርግ የሚል ሀሳብም አለኝ ከእኔም ውጭ ማለት ነው። እንጂ እኔ ግን የይለፍ ቃሌን እጠብቃለሁ።

ከስራ ባልደረቦቼ ጋር ያው የጥሩ ግንኙነት አለኝ። ነገር ግን ያው ሁሉም ጥሩ ግንኙነት አለ ሁሌም ጥሩ ግንኙነት አለ ብሎ መደምደም ባይቻልም። አንዳንዴ ያው ግጭቶች ሊፈጠሩ ይችላሉ ነገር ግን። የራሳችን የግንኙነት ሰዓት ስላለን በሳምንት አንድ ጊዜ ቁጭ ብለን ስለምንገማገም በዛ ችግርም ካለ ችግርን ይዞ መቀመጥ ባህል የለንም ማለት ነው። በዛ በምንገናኝበት ጊዜ። ያለንን ጥፋት ወይም ደግሞ ያለንን ቅሬታ በመፍታት ግንኙነታችንን እንደገና የምናድስበት ማንም በእኛ በስራ ቦታ ቂም ይዞ ወይም ደግሞ ተኮራርፎ የሚቆይበት ሁኔታ የለም። የተኮራረፈ ካለ የግንኙነት ጊዜ ስላለ በዛ ስራዎች በሚገመገሙበት ሰዓት። ከሪሄን አጥፍተሃል አንተ ይሄን በዚህ ያረከው ነገር ስህተት ነው ተባብሎ እዛው ያለውን ነገር አስተካክለን እንሄድ። ያው ግጭቶችም ከስራ ጋር ተያይዞም አለመግባባቶች ሊከሰቱ ይችላሉ ነገር ግን። እነሱን በመፍታት የነበረንን ግንኙነት የምናስኬድበት ወይም ደግሞ የምናስቀጥልበት ሁኔታ። ከስራ ባልደረቦቼ ጋር ጥሩ ግንኙነት ነው ያለን። ከስራ ቦታም አልፎ በሌሎች ጉዳዮችም የምንጠያየቅበት ሁኔታ ስላለ። እኔ በጣም በቃ ለሌላ ስራ ቦታ ሞዴል ወይም ደግሞ አረያ ሊሆን የሚችል። የስራ ባልደረቦች ግንኙነት እንደኛ የስራ ቦታ አለን። ይሄ እንደውም በቃ እኔ በስፋት እና ለሌሎችም ወደ ሌሎች ጽህፈት ቤቶችም ይሄን ተሞክሮ ቢያስፋፉት የተሻለ ነው የሚል ሀሳብ አለኝ። ምክንያቱም ያ ሁል ጊዜ በሳምንቱ መጨረሻ አርብ ቀን እንገናኛለን። ከዛ ማን ጥሩ አፈጻጸም ነበረው ማን ድክመት ነበረው የሚለውን ስንገመግም። የነበሩ ክፍተቶችንም በዛው አብረን እያየን እና እየገመገምን ስለምንሄድ። የቅሬታዎች ቢኖሩም እንኳን ያንን ቅሬታ ፈተን ቀጥታ ግንኙነታችን ወደነበረበት የምንቀጥልበት ሁኔታ ስላለ። ይሄ በጣም የተሻለ የስራ ባልደረባ ግንኙነት ያለበት የስራ ቦታ ነው

እኔ የምጽፈው በቀኝ እጄ ነው መጽሐፍ ብቻ ሳይሆን ማንኛውንም ስራ በምሰራበት ጊዜ የኔ የቀኝ እጄ ከግራ እጄ የተሻለ ስራዎችን ለመስራት ፈጣን ነው እና ያው ማንኛውንም ስራ ስሰራ ቀድሞ ወደ ስራ የሚገባው ቀኝ እጄ ነው። ብዙ ጊዜም የምጠቀመው ቀኝ እጄን ነው። በተለይ ጽሁፍ በምጽፍበት ጊዜ ጭራሽ ግራ እጄን አልጠቀመውም እና ያው በቀኝ እጄ እጽፋለሁ።

ዝናብ ሲዘንብ እኔ የማደርገው በተለይ ቤትን ሊያመቁ የሚችሉ ምግቦችን ከሰል ማቀጣጠል እንዲሁም ደግሞ ሙቀት የሚሰጡ ምግቦችን እንጀ ጅንች በቆሎ የመሳሰሉ ምግቦችን አዘጋጃለሁ። ቤቱ እንዲሞቅም ያው ከሰል አቀጣጥዬ ቤቱ እንዲሞቅ አደርጋለሁ። ከዛ ውጪ ደግሞ እተኛለሁ። በአብዛኛው ዝናብ ሲዘንብ ብዙም ኮምፈርት አይሰማኝም ስለምፈራ ማለት ጥሩ ነገር ስለማይሰማኝ። እኔ ዝናብ ሲዘንብ በአብዛኛው እተኛለሁ

የትንኝ መረብ እኔ አልጠቀምም። ነገር ግን ያው የትንኝ መረብ መጠቀም እጅግ በጣም ጠቃሚ እንደሆነ አውቃለሁ። ምክንያቱም ከትንኝ ብቻ ሳይሆን ከተለያዩ ተባዮችም ጭምር ስለሚከላከል የትንኝ መረብን መጠቀም ከብዙ ነገሮች የሚጠብቅ እንደሆነ አውቃለሁ። እኔ ግን ያው በተለያየ ምክንያት እስካሁን ድረስ የትንኝ መረብ እየተጠቀምኩ አይደለም።